አዲስ ጫማ መግዛት አለብኝ። አሮጌው ጫማዬ ተበላሽቷል ወደ ሱቅ ሄድኩኝ ብዙ አማራጮች አሉ። ቀለሞች እና ቅጦች የተለያዩ ናቸው። አንዳንዱን እሞክራለሁ ምቹ መሆን አለባቸው። አንዳንዶቹ በጣም እጥበበኛ ናቸው። ሌሎቹ በጣም ትልቅ ናቸው። ለረጅም ጊዜ መራመድ እችል። ቆዳ ጫማ ጥሩ ጥራት አለው። ግን ዋጋ ውድ ነው። ስፖርት ስፖርት ጫማ ምቹ ናቸው። በመጨረሻ አንዱን መረጥኩኝ። ጥቁርና ቀላል ቀጥ ደስ ብሎኛል።

ዛሬ በሽታ ሰማኝ ራስ ምታትና ትኩሳት አለብኝ። ወደ ስራ አይልኩም። ቤት ውስጥ በአልጋ እንቆያለሁ። ብዙ ውሃ እጠጣለሁ መድሃኒት ወስጃለሁ እናቴ ሾርባ ላከችልኝ። ሞቅ ያለ ነው። ትንሽ ያህል እበላለሁ ድካም ይሰማኛል። ማንበብ እንኳን አልችልም። ፊልም ብቻ እመለከታለሁ ለመተንካ እሞክራለሁ። እረፍት ምርጥ ምዳሪት ነው። ነገ እንደምሻል ተስፋ አደርጋለሁ። ጤንነት አስፈላጊ ነው።

እሺ ጥያቄው ምን ያህል ጊዜ ወደ ገበያ ትሄዳለህ ነው? አሁን እኔ ወደ ገበያ የምሄደው ለምሳሌ በሁለት ወር አንዴ ወይ በአመት ሶስቴ ምናምን የሚሄደው። ለምን ሲባል የብር ጉዳይ ነው። ብር ነው ብዙ ጊዜ ገበያ እንደውል ከሚያደርገኝ። ለምሳሌ አሁን ብር በደንብ የምሰራ ከሆነ። ገበያ በደንብ እወጣለሁ ለምሳሌ የኔ ገበያ እወጣለሁ ስል ለምሳሌ ወደ ጫማ ነው የምወጣው ጫማ ልገዛ ወይ ደግሞ ልብስ ልገዛ ወይ ደግሞ ጃኬት ልገዛ እንደዛ ነው የምወጣው። ግን ለምሳሌ የኛ እናትና አባቶች ወደ ገበያ ሲሄዱ ቲማቲም ሊገዙ ሽንኩርት ሊገዙ ነጭ ሽንኩርት ሊገዙ ነው የሚሄዱት። ስለዛ አሁን የኛ ገበያ አስተሳሰብ ይለያል። የኔ ገበያ የማየው ነገር ለልብስ ለጥቅማ ጥቅም ነው። ግን የኛ ቤተሰቦች ገበያ የሚሉት ለኛን ለመብላት ነው። ለዛው ገበያ መሄድ በጣም ወሳኝ ነገር ነው። ለምሳሌ ለምሳሌ ምግብ ካማረን ወደ ሱቅ እንሄድና ወይ ወይ ዝም ብለን እንገዛለን ችፕስ ነገር ወይ እንገዛለን ብስኩት ነገር። ገበያ መሄድ በጣም ወሳኝ ነገር ነው። እና ደግሞ ለምሳሌ እኔ አሁን በአመት ሶስቴን ነው የምለው ብያለሁ። ለምሳሌ የጫማ የማደርገው ሲያልቅብኝ ወይ ደግሞ ያረኩት ጫማ ሲቀደድ ወይ ደግሞ ሳይመቸኝ ሲቀር ወይ ደግሞ ልብስ ገዝቼ ሲጠበኝ ሲቀር ወይ ደግሞ ስወፍር ወይ ስቀጥን ለዛ ነው የምሄደው። ገበያ እና ደግሞ ለምሳሌ አሁን ቲማቲም አሁን ብዙ ጊዜ ሰው ገበያ የማይሄደው የብር ጉዳይ ነው። ለምሳሌ አሁን ቲማቲም በጣም ተወዷል። ቲማቲም መቶ መቶ ብር ነው አንድ ኪሎ ቲማቲም ስለዛ በጣም ስለተወደደ አብዛኛው ሰው ወደ ገበያ አይሄድም። ግን ወደ ገበያ የሚሄደው ሰው ብር ያለው ሰው ወደ ገበያ ሄዶ ወደ ሱቅ ሄዶ በደንብ ብዙ እቃ ገዝቶ ለሳምንቱ ለወሩ እንደዛ ገዝቶ ይመጣል። ግን ብዙ ብር የሌለው ሰው እንደዛ አያደርግም ብዙም አይቆይም። ቶሎ ትንሽዬውን ነገር ወይ ደግሞ ለሁለት ቀን የምበቃውን ነገር ገዝቶ ነው የሚገባው ለዛ የገበያ አስተሳሰብ ይለያል። እና ደግሞ ሳሳድግ እንዴት ብዬ ገበያ እንደምወጣ ልናገር። አሁን እኔ እኔ የማስበው ሳድግ እንዴት ብዬ ወደ ገበያ እንደምወጣ። አሁን ለምሳሌ ገበያ ሳድግ ያኔ መኪና ነው የሚሆነው። መኪና ለኔ እንደ ገበያ ነው የማየው። አሁን ወጥቼ መኪና መግዛት የምፈልገውን ቤት መግዛት እንግዲህ እወጣና ወደ ገበያ ላይ ያለውን ዋጋ አስተያየቼ ከሌሎቹ ጋራ የዛን ጊዜ እገዛለሁኝ። ቤት መኪና ወይ ደግሞ ለቤተሰቦች ምናምን እገዛለሁኝ።

አሁን ይሄ የሚያወራው በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ የሚል ጥያቄ ነው የተነሳው። እኔ አዎ ብዬን የማስበው ምክንያቱም። ሁላችንም ብዙ ስራወችን ማስተካከል አለብን ብዬ የማስብ ሰው ነኝ። ብስሮችን ማስተናገድ። ማለት ምን መሰላችሁ? ለምሳሌ አሁን እኔ ትምህርት እማራለሁኝ እና ደግሞ ስራ እሰራለሁኝ። ስለዛ በሁለቱ መሃል በሁለቱ መሃል ማጣጣም አለብኝ። ለምሳሌ ትምህርቴን ስራዬን በመሃል በመሃል እረፍት ምናምን ነገር ስራዎቹን ብቻ መጠጣጠም አለብኝ። ስለዚህ ሁላችንም ስራዎቻችንን በስርዓት ማስተናገድ አለብን ብዬ የማስብ ሰው ነኝ። ለምሳሌ አሁን ፈተና ደርሱብኛል ፈተና በ ቀጣይ ሳምን አለብኝ። አሁን ደግሞ ስራ እየሰራሁ ነው። አሁን እኔ ብዙ ሰወች ማስተናገድ አይደለም። ምክንያቱም አሁን ይቺን ስራ ስራና ፈተና ቀርብ ስትል ደግሞ ፈተናውን በደንብ አነባለሁኝ። ከዛ ደግሞ ፈተናው ሲያልቅ ደግሞ ወደ ስራው ዓለመ ተመልሼ እገባሁ። ግን በፈተና መሃል መስራት ከባድ ነው። ምክንያቱም ፋይን ምክንያቱም ፈተና የመጨረሻ ፈተና ስለሆነ ትንሽ ከበድ ይላል። ስለዚህ ሁላችንም ብዙ ስራወች መስራት አለብን ብዬ የማስብ ሰው ነኝ ብሱ ስራወች ማስተናገድ አለብኝ ብዬ የማስብ ሰውኔ። ምክንያቱም ብዙ ስራወችን የማንሰራ ከሆነ አይምሮአችን ይዘናጋል አይምሮአችን ከተዘናጋ ደግሞ የማሰብ ችሎታችን ይቀንሳል። ይሄ ደግሞ በጣም መጥፎ ነገር ነው። ስለዚህ ሁላችንም ሁላችንም ሁላችንም ሁላችንም ብዙ ስራወችን በአንድየ ብዬ የማስብ ነኝ። ምክንያቱም አሁን ለምሳሌ ለምሳሌ የሆነ ዩቲዩብ ዩቲዩብ ቪዲዮ የማይ ከሆነ ቀጣይ ደግሞ ጥናት ካለብኝ ሁለቱን ጎን ለ ጎን አድርጌ የማይ ከሆነ ጊዜ አሁን በጣም ብዙ ጊዜ አተርፋለው ማለት አይደለ ለዛ በጣም ጥሩ ነገር ነው። ይሄ በኋላ ለያኛው መስራት ትችላለህ። ለምሳሌ ወይ ሪቪው ኪውዝ ወይ ደግሞ ወይ ጥያቄዎችን መስራት እችላለሁኝ። ተመልሼ ወይ ደግሞ የማላቀውን ነገር ተመልሼ ማየት እችላለሁኝ። ስለዚህ በጣም ጥሩ ነገር ነው። ብዙ ስራወችን በአንድ ላይ ማስተናገድ

ያሁኑ ጥያቄ ደግሞ የስራ ልብስ ትለብሳለህ ወይ? ነው እኔ ስራ ስለማልሰራ የስራ ልብስ አለብስም። ምክንያቱም የስራ ልብስ ስራ ስለማልሰራ ምንም የስራ ልብስ የለኝም። ግን አሁን ለምሳሌ ዶክተሮች ጋውን ማድረግ አለባቸው ምክንያቱም መለየት አለባቸው ከሌሎች ስለዛ ጋውን በጣም ግድ የሆነ ነገር ነው። ካልተለዩ ደግሞ ምንም ጥቅም የለውም። ስለዛ ወይ ጋውን ሌላ ደግሞ መካኒኮች ጫማቸውን ካስተዋላችሁ ጠንካራ ነገር ነው። ምክንያቱም የሆነ ብሎን ወይ ደሞየሆነ መፍቻ ሲወድቅባቸው እንኳን እንዳይጎዳቸው ተብሎ የስራ ልብሳቸው በጣም ወሳኝ የሆነ ነገር ነው። ሌላኛው ደግሞ የሳይንቲስቶች ሳይንቲስቶች ካስተዋላችሁ ጫማቸው ቆዳ ጋውን ያደርጋሉ ፊታቸውን ይሸፈናሉ አፋቸውን ይሸፍናሉ አፍንጫቸውን ይሸፍናሉ። ይሄ ጥቅሙ የስራ ልብስ ጥቅሙ የሚሰሩዋቸው የሚሰሩዋቸው ነገሮች በሽታ ይዘው እንዳይመጡባቸው ወይ ደግሞ እንዳይጎዷቸው መልሰው ራሳቸውን ይከላከላሉ። ለምሳሌ ሲሰሩ እንዳይፈስባቸው እግራቸው እንዳይቃጠል ቆዳ ጫማው ይጠቅማቸዋል። ቆዳ ጫማ ይሻላል ቆዳ ጫማ ይሻላል። ለምሳሌ ዝም ብሎ ናይክ ጫማ ናይክ ጫማ የሚያደርጉ ከሆነ እና ደግሞ ቆዳ ጫማ የሚያደርጉ ከሆነ ይለያያል። ናይክ ጫማው ወይ ደግሞ ናይክ ጫማው እሱኛው ብዙም አይጠቅምም እሱኛው ብዙም ጥቅም የለውም ከዛኛው ይልቅ ሲነጻጸር። ምክንያቱም ናይክ ጫማው ሊያስገባ ይችላል የሚፈስባቸውን ነገር ይሄ ደግሞ እግራቸውን ይጎዳል። ወደ በሽታ ይጥላቸዋል ወደ ሀኪም ቤት ይወስዳቸዋል። ይሄ ስለማይፈለግ የስራ ልብሳቸውን በስነ ስርዓት ማድረግ አለባቸው። አሁን እኔ ቅድም እንዳወራሁት የምፈልገው ስራ ሳይንቲስት ነው ብያለው ስለዛ ይህን ሁላ ነገር ማድረግ አለብኝ። ነው ሌላኛው ደግሞ ለምሳሌ አሁን በምን ላስረዳህ? ለምሳሌ የሚዋኙ ሰዎች ወደ ውሃ ውስጥ የሚገቡ ሰዎች የስራ ልብሳቸውን ካላደረጉ ወይ ደግሞ ይሄ የአየር ማስገቢያቸውን ካላደረጉ ይጎዳሉ። ለምሳሌ ወይ መነጽራቸው ካላደረጉ ወይ ደግሞ የአፋቸው ላይ ውሃ እንዳይገባባቸው ካላረጉ ይሄ የስራ ልብሳቸው ነው። የስራ ልብስ እንደ ስራው ይለያያል እና በጣም ወሳኝ ነገር ነው የስራ ልብስ። እሱ የሚሆን ነገር የለም እንደምናቀው ከሆነ ስለዚህ ሁሉም የስራ ልብሳቸውን ማድረግ አለባቸው ብዬ የማስብ ሰው ነኝ። እና ደግሞ ለምሳሌ የውሃዎቹን ካየናቸው የማያርቅ ከሆነ ይሄ የመነጽሩ ወይ ደግሞ የአፋቸው ውስጥ ውሃ እንዳይገባ ውሃ ሲዋኙ ወይ አይታያቸውም አይናቸውን ጭፍን ጭፍን ስለሚያደርጉ አይታያቸውም ግን የሚያደርጉ ከሆነ መነፅሩን ይጠቅማቸዋል። እንዲያደርጉ አሁን ስለዛ የስራ ልብስን ማድረግ በቃ በጣም ግድ ነው በቃ እንደ ስራው ግድ ነው። እንደ ስራው ደግሞ እየተሰራ ስለሆነ ግድ የሆነ ነገር ነው። አሁን እኔ ለምሳሌ ፖሊስ ከሆንኩኝ አሁን የስራ ልብሴን ማድረግ አለብኝ። ምክንያቱም ምክንያቱም እንዴት ብዬ እለያለው ከሌሎች ሰዎች እንዴት ብዬ ፖሊስ መሆኔን ማሳወቅ አለብኝ። ለዛ የስራ ልብስ ማድረግ ወሳኝ ነው ብዬ አስባለሁ።

ያሁኑ ጥያቄ ደግሞ ገንዘብህን ትቆጥባለህ ወይ የሚል ነው? እኔ አዎ ብዬን የማስበው ገንዘቤን የምቆጥብ ይመስለኛል። ላስረዳ እንዴት እንደሆነ? ገንዘብ መቆጠብ ማለት ይለያያል እኔ አሁን ለምሳሌ ገንዘብ ከትንሽ ብር መቆጠብ መጀመር ይቻላል። ለምሳሌ ከድሮ ጀምሮ ልምድ ካለ ማለቴም ከህፃንነት ጀምሮ ለብስኩት ለ ለከረሜላ ተብሎ የሚሰጥ ብርን ትንሽ ትንሽ አንዳንዴም እየተው እዘለሉ የመቆጠብ የሱን ልምድ ስላለኝ ገንዘብ ቁጠብ ላይ ጥሩም ጥሩ የሆንኩኝ መስሎኛል። ስለዚህ ገንዘብ መቆጠብ በጣም በጣም ወሳኝ የሆነ ነገር ነው። ምክንያቱም ገንዘብ ለአደጋ ነገር ለምሳሌ በሆነ በሽታ ተጠቅጠህ ብትታመም ሆስፒታል ብትገባ ወይ ደግሞ ቤተሰብ ቢታመም ለማሳከም ያ ገንዘብ ያስፈልጋል። ስለዚህ ገንዘብ በጣም ወሳኝ የሆነ ነገር ነው ስለዛ ብትቆጥበው በጣም ጥሩ ጥሩ ነው የሚሆነው በጣም ወደ ጥሩ ደረጃ ያ ይወስዳል። ስለዚህ ገንዘባችንን ቆጠበን ገንዘባችንን ገንዘብ ደግሞ አቆጣጠብ ደግሞ እንግድ ደግሞ አለው። ለምሳሌ እኔ የማምንበት ወይ አሁን የሆነች ብር አምስት ሺህ ብር ነው። ለምሳሌ ከገባልኝ እንበለው የሆነውን ወይ ለምሳሌ ሶስት ሺህ ብሩን የሆነ የተለየ ባንክ ውስጥ ወይ ደግሞ ዝግ ባንክ ውስጥ አስገባውና ከዛ የቀረችዋን ሁለት ሺህ ብር ደግሞ ትጠቀምበታለህ ማለት ነው። ስለዚህ ይሄ ሶስት ሺህ ብር ቀስ ቀስ እያለ ከፍ ከፍ እያለ ያድጋል። ይሄን ነው የሚቆጠብ ለምፈልገው ነገር ለምሳሌ ልብስ ከሆነ ለለሆነ ነገር ለመርዳት ከሆነ የሆነ ወይ ቤተሰብን ለመርዳት ወይ ደግሞ የሆነ ነገር ይዞ ለመግባት ወይ ቤተሰብህን ደስ ለማሰኘት ከሆነ በስተቀር። ገንዘብ ገንዘቤን ብዙም አላጠፋም። ወይ ደግሞ ለምግብ ምግብ ለመግዛት ለመብላት አሁን እኔ የዩኒቨርሲቲ ተማሪ ስለሆንኩኝ ውጪም ስለምበላ ብዙ ብር እጠፋለሁኝ። ስለዚህ ገንዘቤም ቁጠብ ብዙም አልችልም። አሁን ምክንያቱም እቤቴ ስላልሆንኩኝ ምግብም ስለሌለ እንደ ቤት ምግብ እንደ ቤት ስለማይሆን ውጪ ስለምበላ ብር ይጠፋል። ግን በምችለው አቅም እቆጠባለሁኝ በስበለው ምክንያቱም በኋላ የሆነ ነገር ድንገት የሆነ ነገር ሲያምረኝ ለምሳሌ ለምሳሌ ቅባቶች ጥሩ ጥሩ የሚባሉ ቅባቶች ጥሩ ጥሩ የሚባሉ ሽቶዎች እነሱ እነሱ ሲያምሩኝ። አውጥቼ የምገዛበት አውጥቼ በ በ ልቤን ሞልቼ እንድገዛበት ነገር ይሰጠኛል ስለዚህ ገንዘብ ጠቀሜታወች አሉት በጣም ጠቀሜታወች አሉት። ጉዳትም ጉዳት የለውም ብዬ አስባለሁ። ገንዘብ መቆጠብ ምክንያቱም እሺ ጉዳት አሁን አንድ ጉዳት ትዝ አለኝ ለምሳሌ አሁን ገንዘብን ቆጥቦ ቆጥቦ ቆጥቦ በሌባ ቢሰረቅስ? ለምሳሌ ባንክ ውስጥ ገንዘብ ጥሩ ብር አስገብቶ አስገብቶ በሌባ ቢሰረቀስ? አሁን ይሄ ነው እኔም ምፈራው። አልበላም አልጠጣም ተብሎ የተቆጠበን ገንዘብ የሆነ ሌባ መጥቶ የአንድ ሰው ልጅን ብር እንዳለ አፍሶ ቢሄድ አሁን ይሄ በቃ እንዳትቆጥብ ወይ ደግሞ ድጋሚ ቁጠባን እንዲያስጠላህ ያደርጋል። ግን የገንዘብ ቁጠባ ጠቀሜታወች በጣም ብዙ ናቸው። ለምሳሌ ለምሳሌ ቅድም እንዳልኩት ለአደጋ ጊዜ ጊዜ ይጠቁማል።

ያውም ጥያቄ ደግሞ የድሮ ፎቶዎችን ትይዛለህ የሚለው እኔ? አዎ በጣም የፎቶ ሰው ነኝ። ፎቶ በጣም ነው የማነሳው ፎቶ በጣም ነው የሚይዘው። ፎቶ አላጠፋም። ፎቶ በጣም ነው የምይዘው ከልክ በላይ። ምክንያቱም ፎቶዎች ናቸው የኛን ማንነት ይመጡት። የት እንድሄደን? ምን እንደሰራን? ማ ጋ እንደመጣን ከማካ እንደዋለን? ምን እንደበላን መጣ? በቃ። ፎቶ በጣም ወሳኝ የሆነ ነገር። አሁን ጓደኞቼ ይቀልዱብኛል ፎቶ አታንሳ አንተ ፎቶ ታበዛለህ ምናምን ብሎ ግን። እኔ አለኝ የራሴን ምክንያት። ፎቶ ማንሳት ትውስታ ነው። ፎቶ ማንሳት የሚረሳን ነገር ማስታወስ ነው። አሁን ያን ፎቶ መልሼ ሳየው ትዝ ይለኛል የዛ ቀን ምን እንደሆነ ትዝ ይለኛል የዛን ጊዜ ምን እንዳደረግን። ትዝ ይለኛል ደግሞ የዛን ጊዜ ምን እንደሆነ ምን እንዳደርገን ምን እንድትጫውትን ምን እንደበላን ምን ብለን እንዳወራን። የዛን ጊዜ ያቺ ፎቶ በጣም ጥንልሽ ለዚህ ነው ፎቶ የሚይዘው። ግን አሁን ለምሳሌ ያጎቴ ወይ ደግሞ ቤተሰቦቼ ፎቶ እኔ ብዙ አይደሉም። ምክንያቱም እኔ አልገባኝም ግን ፎቶ ላይ በቃ ብዙም አይደሉም። ብዙ ጊዜ አውርተንበታል በዚህ ጉዳይ ላይ። ፎቶ አንሱ ፎቶ ወሳኝ ጋር ነው ፎቶ የኛ ማንነት መግለጫ ነው። ፎቶ ምን እንደሰራ ማድረጊያችን ነው እንጂ አይደለም ነው። ግን የፎቶ ላይ ብዙ አይደለም ፎቶ ማውሰድ በጣም ወሳኝ የሆነ ነገር ነው። ምክንያቱም ፎቶ ከያዝን ፎቶ ከያዝን ምን እንደሆነ ምን እንዳደረገን የዛን ጊዜ የዛን ጊዜ ምን ብለን እንዳወራን አይረሳንም። ስለዚህ ፎቶ መያዝ ወሳኝ ነገር ነው። አሁን ለምሳሌ አሁን ባለፈው ባለፈው አመት ያነሳሁት ፎቶ ዛሬ ተመልሼ ባየው ምን እንዳረኩኝ ድንጋል ከማን ጋር እንደዋልኩኝ ከማ ጓደኞች ጋር እንዳወራሁኝ ትዝ ይለኛል። ለዛ ፎቶ መያዝ ግድ የሆነ ነገር ነው። ብዬ አስባለሁ በሌላ አገላለጽ አሁን ለምሳሌ የሆነ ከጓደኞች ጋር ሄደን ነበር ወደ ምግብ ቤት ሄደን ነበር። ባለፈው አመት ማለት ነው የዛን ጊዜ አሁን ትዝ ይለኛል። ምን ብለን እንደሰራ ምን ብለን ምን እንዳዝዝ ምን እንደበላን እንዴት እንደሚጣፍጥ። በጣም ሁለት ላይ ገልበር ፎቶ ላይ እሱ ስለዚህ ፎቶ ፎቶ መያዝ በቃ ግዴታ ነው ብዬ ነው የማስበው። በኔ አስተያየት ፎቶ መያዝ ግዴታ ነው ብዬ የማስበው። አሁን ከዚህም የፎቶ ደግሞ ለምሳሌ የጓደኛቼን ፎቶ እይዛለሁኝ አሁን ለቀልድ ተብሎ ሲተኙ እነሳቸዋለሁኝ የለ እየተጫወትን እናነሳለሁኝ የት እንደሆነ እናነሳለሁኝ። ካውቃችሁት ስናፕ ቻት የሚባል አፕ አለ በሱ ላይ ነው ፎቶ ብዙ ጊዜ የምነሳው። እሱ ሞመንቶችን ለመያዝ እና ደግሞ ከጓደኞች ጋር ደግሞ ለመላላክ ስለሚጠቅም ቶሎም ቀላልም ስለሆነ። በሱላይም ጥቅሙ በስናፕቻት ላይ። ስለዚህ አሁን ወይ ደግሞ ወይ ሲላፉ ወይ ደግሞ ስናጠና ወይ ደግሞ የሆነ አዲስ ምግብ ቤት ስንሄድ ወይ ደግሞ ቡና ወይ ደግሞ ለየት ያለ ነገር ስናይ። ደግሞ ዘፋኝ ሲዘፉኑ አይ ፎቶ ግድ ነው። በተለይ ለየት ለየት ያሉ ነገሮች ከሆኑ ለምሳሌ አሁን አክሮባት የሚሰሩ ሰዎችን ካየን የሚጨፍሩ ሰዎችን ካየን እናንሳቸዋለን። አሁን ይሄ ፎቶ በኋላ ተመልሼ ሳየው እያሰቀኝ ደስ ያለኝ ተመርሽም ለዛ ፎቶ መያዝ ግድ ነው ብዬ አስባለሁ።

ያሁኑ ጥያቄ ደግሞ የአካባቢዎ ገበያ እንዴት ነው የሚለው? እሺ ሲያ የኛ ሰፈር ወይ ደግሞ የኛ አካባቢ ገበያ እም ብዙም የደራ አይደለም የደራ ማለቴ ሞቅ ያለ አይደለም ብዙም ሰው የለውም። የሌላ ቦታው ካየን ለምሳሌ ወደ ልደታ ወደ መርካቶ ከሄድን። ገቢያው በጣም በጣም ይደራ ነው በጣም ሰው አለ። በጣም ሚገዛ ሰው አለ በጣም ሚመጣ ሰው አለ እ ሰው ግርግር ነው በዚህም በዛም በዚህም በዛም ሰው በጣም ብዙ አለ ገበያ ድርት ያለ ነው። ብቻ ከሰሩ ይገኛል እ ምለው እሱን ነው። ሌላኛው ደግሞ እኛ ሰፈር እ ገበያ የለም ስል የለም የለም ሳይሆን። አለ ግን እንደ ከሌላ ቦታ ሲነጻጸር እም ብዙም አይደለም ወይ ደግሞ ሌላ ቦታ ጋር ሳነፃፅረው ብዙም ገቢ የለም ማለቴ ነው። እንጂ ገቢያማ ገቢያ ሁሌ ሁሉም ጋር አለ እ እኛ ጋር ለምሳሌ አትክልት ቤቶች እንደዚህ ጁስ ቤቶች በደንብ በሰፊው አሉ። አሁን እነዚህ እነዚህ ከትቀጥሮ እነዚህ እነዚህ ከተቆጠሩ በደንብ አሉ። ስለዚህ ገበያ ቦታ የምንለው አሁን እኛ ሰፈር የሽንኮርት የቲማቲም የሁሉም የሽንኮርት መሽጫ ቦታ አለ። ግን ብዙም ሰው ስለሌለው ብዙም እ ብዙም ሰው ስለሌለው እ ገቢያው ደራ አልለውም። አሁን ለምሳሌ መርካቶ ካየን የሌለ ነገር የለም። ለምሳሌ ልብስ ቤቱ አለ። የቲቪ እ መሸጫው ለብቻ አለ። እ ቦንዳዎች አሉ እ በቃ የሌለ የለም የሌለ የሌለ የሌለ ደብተሮች ሁሉም አሉ። በርካሽ ሱቆችም ከዛ ነው የሚያወጡት ለመካፋፈል ለዛም ያ ነው ዋናው የደራ ቦታ። ለምን የኢትዮጵያ ውያይ አዲስ አበባ ዋናው ዋናው መሽጫ ካወቅን መርካቶ ነው። መርካቶ ምክንያቱም ዋናው እቃ እዛ ነው ሚገባው እስ ነጋዴውም ያቀዋል እዛ ርካሽ እንዳለ እዛ ሱቅ ደህና ሱቅ አለ። ርካሽ ቦታ ከዛ አምጥቶ እዚያ አርፎ ይሽጠህ እዛም አትክልት ቤቶችም አትክልት ቤቶችም ደህና ደህና አሉ። ከዛም ከዛ ከዛ ሙዝ ያመጡ ወይ ደግሞ ከገጠር ሙዝ ያመጡ በደህና ዋጋ እዚህ ይሽጠሉ እዚህ ትንሽ ዋጋቸውን ጭምር አርገው ይሽጠሉ ለምትሰሪ እዛ ከሃያ ብር እዛ በሃያ ብር ካመጡት እዚህ ሰማንያ ብር አድርጎ ስልሳ ብር። ይይዛሉ ማለት ነው ስልሳ ብር በመሃል ይይዛሉ። ስለዚህ ገበያ እም እኛ ስፈር አለ ግን ኢውን እንደ ሌላው ቦታ አይደለም። ከመርካቶ አይገናኝም የመርካቶ ይለያል የመርካቶ ገበያውን ሄዶ ሚያውቅ ሰው ካለ ቢነግራቸሁ። ገበያው ልዩ ነው ገበያው በጣም በጣም ልዩ ነው ከልክ በላይ ልዩ ነው። ሰው ሰው ግርግር መኪና ለማሳለፍ የለውም። አሁን እኔ ሰፈር አደገን ብለው ገበያ ሲኖረው ነው እዚህም እዚህም ሲኖር ለምሳሌ አራት ኪሎ ከሄድን አራት ኪሎ በጣም መነፅሮች አሉ እም ስለዛ የአራት ኪሎ ገበያ መነፅር ነው ማለት ነው። የዚህ ግን የላፍቶ ግን እንዲህ መለያ ቦታ የለውም። ለምሳሌ መነፅር ቦታ ካማረ ሰው ያውቃል የት መሄድ ነው እንዳለበት ሰው በደንብ ያውቃል የት መሄድ እንዳለበት። ዝም ብሎ አይሄድም ወደ ማይሆን ቦታ የተለየ ቦታ ነው። ለምሳሌ ለመነጽር አረግለው በጣም ብዙ ቦታ ስላሉ ርካሽም ስለሆነ እዚህ አይደለም። አሁን መርካቶ ከሄዱ ደግሞ እ ልብስ ርካሽ ነው። እም ሁሉም ርካሽ ነው ቲቪ ርካሽ ነው ፍሪጅ ርካሽ። ከዛ ከዛ ሄደው አምጥተው እዚህ በትርፍ ይሸጣለሁ። ለዚህ እኔስ እኔ ሰፈር አደገ ምለው በ በገበያው ሁኔታ ነው ገበያው በጣም ሚደራ ከሆነ ሰፈር አድጓል ይባላል።

ያሁኑ ርዕስ ደግሞ ምን የቤት እቃዎችን ትጠቀማለህ ነው የሚለው? እሺ አሁን የቤት እቃዎችን ስናነሳ በጣም ብዙ ነገሮች አሉ። ለምሳሌ ድስት እጠቀማለሁኝ ድስት አሁን ለምን ነው የምጠቀመው? ለምን ነው የምጠቀመው ምግብ ለመስራት እጠቀምብታለሁ። ሌላ ደግሞ ማማሰያ ደግሞ አለ እሱ ደግሞ ከድስት ውስጥ ለማማሰል እጠቀምበታለሁ። ሌላ ደግሞ በር አለ። በር ቤት እቃ ይባል ብርጭቆ አለ። አሁን ብርጭቆውን ለመጠጣት እጠቀምበታለሁ እንደዚህ የቤት እቃዎች በጣም ወሳኝ ናቸው። ለ ለእኛ ለእኛ ደህንነት ለምሳሌ በር እጠቀማለሁኝ ሌባ እንዳይገባ። ሌላ ምን እጠቀማለሁኝ? ለምሳሌ እቃ ማጠብያ አይጠቀምም እቃ ለማጠብ ምድጃን እጠቀማለሁኝ። ምግብ ለመስራት ለምሳሌ የቤት እቃ ሌላ ምን የምንለው አለ መሰላችሁ? ፍሪጅ ፍሪጅ እጠቀማለሁኝ አሁን ፍሪጅ በጣም በዚህ ዘመን ፍሪጅ ወሳኝ የቤት እቃ ነው ብንል። ሁሉም ያምናል ሁሉም ሁሉ ፍሪጅ አለው ሁሉም ሁሉም ወሳኝ የቤት እቃ ነው ተብሎ ይታሰባል። ከዛ ፍሪጅ እጠቀማለሁ። ሌላ ምን እጠቀማለሁኝ? የቤት እቃ ሌላ አለ የምጠቀመው። ይሄ ጃር ወይ ደግሞ የውሃ መጠጫው የውሃ ማጣሪያ የውሃ ማጣሪያ እሱን እሱንም እጠቀማለሁኝ። ሌላ ምን እጠቀማለሁኝ? መስታወት እጠቀማለሁኝ መስታወት የቤት እቃ ነው ባይባልም ግን ከተባለ ግን ለመሸፈን ወይ ደግሞ ብርድ እንዳይገባ ዝናብ እንዳይገባ ፀሀይም እንዳይጎዳ በመጋረጃ እንድንሸፍነው ያደርጋል። ሌላ ምን እጠቀማለሁኝ? ጫማ አሁን ጫማ የቤት እቃ አይባልም ግን ጫማ እጠቀማለሁኝ። ሌላኛው ደግሞ ለማጥለያ ለፓስታ ማጥለያ እሱን እጠቀማለሁኝ። የፓስታ ማጥለያውን እኛ ቤት ብዙ ጥቅሞች አሉት ለምሳሌ አንደኛው ጥቅሙ ለፓስታ ዋና ጥቅሙ ወይም ደግሞ ለሊጥ እንጀራ ሲጋገር ሊጡ የጓጎለው እንዳያልፍ በሱ ይጠቀሙበታል። ከዛ አንዱ ይሄ የቤት እቃ ለሁሉም መጠቀም ይቻላል። ለምሳሌ ማንኪያ ማንኪያ አሁን ለመብያ መጠቀም እንችላለን። ለማማሰያ መጠቀም እንችላለን ለመቧጠጫ መጠቀም እንችላለን። መቧጠጥ ማለት ከስር ይቀር ወይ ደግሞ ድስት ውስጥ የቀረ ምግብ ካለ እሱን ፍቆ ለመውጣት እሱን መሟጠጥ ይባላል። መሟጠጥ እንደዛ ስለዛ አንዱ አንዱ የተወሰነ ጥቅም የለም። ደግሞ ደስት አሁን ደስት አሁን ዋናው ዋናው ስራው ምግብ መስራት ነው። ዋናው ስራው ምግብን መስራት ነው። ሌላኛው ደግሞ ምግብንም ምግብንም ማስቀመጥም ሊሆን ይችላል። ፍሪጅ ውስጥ እንዳይበላሽ ደግሞ ለምሳሌ ቲማቲም ነክ ከሆነ ይበላሻል ለዛ ፍሪጅ እናስገባዋለን። ፍሪጅ ደግሞ ወሳኝ ነው። ለዛ ይሄኛው ወሳኝ የቤት እቃ ነው። ሌላኛው ደግሞ ምን አለ? ድስት ደግሞ ሌላኛው ደግሞ ሰው ደግሞ እንደ መመግቢያ የሚጠቀሙ ሰው አለ። እንደ ምግብ መመገቢያ እሱኛውም አንደኛውም ነገር ነው። ሌላኛው ደግሞ ምን አለ? ለምሳሌ አሁን የቤት እቃዎች ስንል ማለት ነው። የቤት እቃዎች አሁን ተወዷል ለምሳሌ ስኒ ስኒ አሁን የቤት እቃ ነው። ስኒ አሁን ቢሰበር ወይ ደግሞ ጀበና ቢሰበር። ውድ ነው ሄዶ መግዛት ብርጭቆ ወይ ደግሞ ሳሀንም ከሆነ ሄዶ መርካቶ መግዛት አሁን በዚህ ዘመን በጣም የተወደደ ነገር ነው። ዋጋቸው በጣም ውድ ስለሆነ መግዛት ትንሽ ያዳግታል እንጂ ሌላው በጣም ነው እንጩ ነው ሌላኛው ደግሞ ምን ጥቅም አለው? ስኒዎችን ለምሳሌ አሁን እኔ ስኒ የምጠቀም አሁን የሲኒ ዋናው ጥቅሙ ለቡና ነው። ለላኛው ጥቅሙ ደግሞ ለላኛው ጥቅሙ ደግሞ ለአዋዜ መስሪያ ነው። ለዛ አንዱ ነገር ብዙ ጥቅሞችን ሊሄዱ ይችላሉ።

ጥያቄው ስንት ትራስ ትጠቀማለህ የሚለው? ድሮ እጠቀም ነበር ሁለት ትራስ ትረስ እብረት ትራስ እጠቀም ነበር ደግሞ ዞር ዞር ስል አናቴን እንዳይቀውሬም ብዬ። ጥቅ በደንብ ሁለት ራስ አሁን ግን። አንድ ራስ በቂ ነው። አንድ ራስ ከበቂ በላይ ነው። ምንም አልሰራበትም ለዛ። ይሄን ሰሞን አንድ ትራስፕ ብቻ ጥቅም አንድ አንድ ትራስ አንድ አንድ ትራስ ብቻን ጥቅም

የተበላሸን ነገር ማስተካከል ትችላለህ ነው የሚለው? እኔ አዎ ብዬ ነው የማስበው። ለምሳሌ ከድሮም ጀምሮ እየ አበላሽቼ አበላሽቼ አሁን አወራሁኝ አበላሽቼ መስራት እወዳለሁ። ለምሳሌ ስልክ ካለ ስልክ ካለ ወይ ደግሞ የማይሰራ ነገር ካለ እሱን መጠገን እሱን መስራት ደስ ይለኛል። ፍላጎቱ አለኝ። ለዛ እንዲህ እንዲህ ነገር በጣም እወዳለሁኝ። ስለዚህ የተበላሸን ነገር ማስተካከል እንዲህ እንዲህ ማለት መጠገን ምናምን እንደዚህ እንደዚህ ይመቸኛል። ከዛ የተበላሸ ነገር ካለ አስተካክላለሁኝ ለምሳሌ አሁን ምጣድ ሲበላሽ። አባቴ ምጣድ ሲበላሽ መስራት ይችልበታል ጎበዝ ነው። አልተማረም ግን ይችልበታል ስለምጣድ አሰራር አልተማረም ግን ይችልበታል ልምድ አለው። ከአባቱ ተምሯል እኔም እሱን ብማር ደስ ይለኛል። አሁን የተበላሸ ካለ ሄዶ በደንብ ይሰራዋል ሄዶ በደንብ ያስተካክለዋል። እኛ ቤትም አሁን ሲበላሽ እሱ ነው የሚሰራው። ሀይልና ችግር ካልሆነ በስተቀር እሱ በደንብ አድርጎ ይሰራዋል። ለዛ እንደዚህ የተበለሻሸ ነገር ማስተካከል እንደዚህ ነገር በጣም ግድ ነው በቃ ያለበለዚያ አይሆንም። ስለዚህ እንዲህ የተበላሸ ነገር ካለ እንቢ ሚል ካለ። እንዲህ ለምሳሌ ለምሳሌ ወንበር ቢሰበር ለምሳሌ ስልክ የሆነች ነገር ወይ ደግሞ የጆሮ ላይ የምናደርገው ነገር። እሱ ነገር ቢበላሽ እንትኖችም ላይ የጆሮ መስመር ቢበላሽ እሱን እሱን ማስተካከል ብለምድ ደስ ይለኛል። በደንብ ባውቀው ይሄ እንዴት እንዴት እንደሚስተካከል በደንብ በጥልቅ ገብቼ ብማር ደስ ይለኛል። እንዴት እንደሆነ እንዴት ምን አድርጌ እንደማስተካክለው እንዴት አድርጌም እንደማስተካክለው ባውቅ ደስ ይለኛል። እንደዚህ እንደዚህ እንትኖችን ማድረግ ደስ ይላል። ሌላ ደግሞ እንዲህ የተበላሽ ነገር ማስተካከል እወዳለሁኝ። ለምሳሌ አሁን የተበላሸ በር አሁን ከተገነጠለ አሁን እሱን መስራት እችላለሁ። ወይ ደግሞ ወይ ደግሞ የ የስልክ መሰኪያ ገመድ ከተበላሸ እሱን በጣጥሶ ወይ ደግሞ የተበላሸችዋን ወይም ደግሞ የተነቀልችዋን ነገር። አያይዞ ብዙ ጊዜ እኮ የተበላሸ ነገር ስንል ብዙ ጊዜ ብዙ ነገር አይደለም ብዙ ጊዜ ትልቅ ነገር አይደለም የተበላሸው ትንሽዬ ነገር ሆና እሷ ነች የምታስቸግረው። ስለዛ እሷን ነው ማስተካከል ያለብን። ወደ ትልቁ ከመሄዳችን በፊት መጀመሪያ ትንሹን አይተን ነው እንዴት እሱን እሱን እንዳስቸገረች ምን ብላ እንዳስቸገረች እሱን አይተን ነው ወደዛ የምንሄደው። ያለበለዚያማ ጭራሽ አይሆንም። ስለዚህ እየተበላሸ ነገር እንደዚህ እንደዚህ ማስተካከል በጣም ለሁላችንም ብናውቅ ጥሩ ነው። ወጪ ወጪ ከሚወጣብን ወይ የሄደን ሰው ከምንጠራ ከእንደዚህ ከእንደዚ እንድታ እንታገድ እንደዚህ እንታገዳለን። አ ስለዚህ ለምሳሌ እንዳልኩት ምጣድ ወይ ደግሞ ምድጃ እንደዚህ እንደዚህ ሲበላሽ ወይ ደግሞ የሆነ ወንበር ስብር ሲል እንዴት ብሎ ማስተካከል ወይ ደግሞ አልጋ አልጋም ሲበል አልጋም ሲሰበር። ብዙ ጊዜ ችግሩ ከባድ አይደለም ችግሩ ችግሩ የብሎን ነገር ብሎን ጥብቅ አድርጎ መያዝ ነው። ስለዛ እሱን በደንብ ማስተካከል እሱን የተበላሸውን ነገር በደንብ አድርጎ መያዝ። እንደዚህ እንደዚህ ብናውቅበት በጣም ነው የምንጠቀመው። ለብርም ነገር እና ደግሞ ለ ለምሳሌ አሁን ሌላ ሰው ሲሰራ እንደራስ አይሆንም እንደ ራስህ ደስ ብሎህ አትሰራም አሁን እኔው የምሰራው ከሆነ። የራሴው ቀስ የራሴው እቃ ስለሆነ ወይም የራሴው ነገር ስለሆነ ደስ ብሎኝ ነው ምሰራው ደስ ብሎኝ እና ደግሞ በደንብ አድርጌም ነው ምሰራው ድጋሚ ላለመመለስ ማለት ነው። ግን የሆነ ሰውን ቀጥረህ ከሆነ ለምሳሌ በቃ ለሆነች ደቂቃ እንዳይቆይ ብሎ ትንሽዬ ዝም ብሎ የውሸት ስራ ሰርቶ ይሄዳል። ይሄ መጥፎ ነው። ግን የራስህ ከሆነ ጥብቅ አድርገህ በደንብ ሌላ ጊዜም እንዳትደድድይ ጊዜም እንዳያስቸግርህ በደንብ አድርገህ ታስተካክለዋለህ። ስለዚህ የተበላሸ ነገር ማስተካከል በጣም ጥሩ ነገር ነው። አመሰግናለሁ።

ይቅርታ መጠየቅ ቀላል ነው? ወይ የሚል ቢሆን ጠይቅ ይላል አሁን አሁን አሁን አሁን ለኔ ይቅሉኛል ይቅርታን በጠየቅም በጣም ብዙ ጥቅሞችም አሉት ስለሱ እንኖራለን። እንዴት ድሮና ያሁኑን እናወራለን እንዴት ድሮ ይቀለኝ ነበር ወይ ወይስ አይቀሐኝም ስለሱ ነው ስንል። ስለዚህ እሺ ከድሮ ስንጀምር ድሮ ይቅርታ ማለት ይከብደኝ ነበር። ድሮ እልህ ስለሚይዘኝ ቶሎ እልህ ስለሚይዘኝ ቶሎ ነገር ቶሎ እያጠፋሁትን ማመን ስለማልችልም። እልህም ስለሚይዘኝ ይቅርታ መጠየቅ ይከብደኝ ነበር። አሁን አሁን ግን ይመጣል አይምሮየም እየበለፀገ ሲመጣ ይቅርታ መጠየቅ በቃ ችግር የለውም። ይቅርታ የምትጠይቅ ለራሴ ነው ለራሴ የምጠይቅ እንቅልፍ በጣም ይቅርታ መጠየቅ ሰው ቢገባው ለራሱ ነው። ለሰው አይደለም ቅድምታ ጠይቀህ ራስህ ሰላም ያግኛል። ሌላው ሰው የሚያስበው ግን እንደ ንቀት ነው የሚያስበው። ይቅርታ ካልኩኝ እናቃለሁ ብሎ ስለሚያስብ ነው። ሰው ይቅርታ የማይለው ግን ይቅርታ ማለት መናቅ ይቅርታ ራስን ረጋ ማድረግ ነው። ይቅርታ ካሉ በቃ ራስ ረጋ ይላል። ምንም ነገር ምንም ነገር ምንም ነገር ቢሆንም ብትፈጠርም እረጋለን አለን። ምክንያቱም ይቅርታ ጠይቀናል። ግን ይቅርታ ያላለ ሰው ግን ይከነክነዋል። ይቅርታ ሳልል እንደዚህ አድርጊ ቢሆንስ ምን እንዲህ ቢሆንስ ቢቀየሙንስ ምናምን ምናምን እንደዚህ ብሎ። ያወርቻል ለዛ ይቅተም መጠየቅ በጣም ለውጥ ስራ ነው። እናም ቀላልም አይደለም ብዬ አስበለው ይቅርታ መጠየቅ ቀላል አይደለም። ምክንያቱም አሁን ለምሳሌ ጠብ ከሆናችሁ ዘይ ሁለት ሰዎች ይጠሉ ከሆነ አንዱ አንዱ ይቅርታን ካለው እንደተናቀ ያስባል። እንደ እንደችንፍ ሊያስብ ይችላል። ለዛ ለአንድ ይቅርታ መጠየቅ ሊከብድ ይችላል። ግን ግን ቢገባቸው ይቅርታ የምትጠይቀው ለራስ ነው። ይቅርታ በቃ ቀላል አይደለም አውቄ ያለው ቀላል መሆን አይችልም። ከባድ ነው። ግን ቢሆንም ይቅርታ ማለት ይሻላል ይቅርታ ይቅርታ ብሎ መገላገል ይሻላል። ከመከራከር ይቅር ተብሎ ጨርሶ አንዴ አንዴ ነገር ጭራሽ እንዳይብስ ነገር እንዳይባባስ ይቅርታ ብሎ ጨርሶ መሄድ። እንደዛ ይሻለሁ ብዬ አስባለሁ። ምንም ይቅርታ የምትጠይቀው ቀላልም አይደለም ከባድም አይደለም እንደ ሰው ነው የሚለየው ለምሳሌ ይቅርታ ማለት የሚቀልሱ ሰው አለ። ለምሳሌ ጎበዝ ሰው ሆነ ወይ ደግሞ የተማረ ሰው በእውነት ይቅርታ የምትጠይቀው ያውቃል ለራሱ እንዴጠደሚጠቀም። ለዛ ይቅርታ የሚጠይቀው ለእናንተ ብሎ ሳይሆን ለራሱ ተጠይቀዋል ለራሱ ብሎ ለራሱ ብሎ ሰላም ስለሚፈልግ። ሰላም ስለሚፈልግ ወይ ደግሞ ሌላ ጊዜ ነገሩን እንዳይባባስ በሚል ነው። ይቅርታ የምጠሚጠይቀው። ለዚህ የተማረ ሰው ነው ይቅር ታይም የሚጠይቀው። ያልተማረ ሰው ግን እንደ ቅድም እንዳወራሁት እንደ እልህ እንደ እንደ ችንፋ አድርጎ ስለሚይዘው ይከብደዋል። በተለይ ለዛ ነው ይቅርታ በተለይ ቀላል ያልሆነው። ይቅርታ የምትጠይቅ ግን እንደኔ አሁን ለኔ ቀጥታ አሁን አሁን ቀላል ሆኖ ልንገርህ ምክንያቱም አይምሮዬ እየበሰለ መሰለኝ። አይምሮዬ የሚያቀውም ስለመሰለኝ ነው ይቅርታ መጠየቅ የሚቀለኝ። ለዛ አይነት ሰው ጋር የተጠየቅክ ቅልጥ አይሆንም። ግን አሁን አሁን አሁን አሁን እንደ ድሮ ሳይሆን አሁን አሁን እሻርቅ ታምጣለህ። ጥፋት ካጠፋሁኝ ወይ ደግሞ ወይ ደግሞ የሆነ ነገር ካጠፋሁኝ ታዲያ አሁን ዋናው ሚስጥር ደግሞ ሰው ሰው ካጠፋም እናንተ ይቅርታ የምትቀላችሁ ነው። በቃ በጣም በጣም ግልግል ነው። እነሱ አጠፋው አይደለም ይቅርታ ብሎ ለራስ ሰላም ይቅርታ ብሎ መገለግል። ይቅርታ ብሎ መገላገል እነሱ ካጠፉ ራሳቸውን ይቆጩበታል። እንዴ እንዴት እኔ ይቅርታ ሳልጠይቅ ብለህ ያስባሉ እንዴት እኔ እንዴት በሱ ተሸነፍኩኝ ተሸነፍኩኝ እንዴት እሱ ይቅርታ ጠይቁኝ እኔ ሳልጠይቀው ብለው አይምሯቸው ያስባል። ለዛ ይቅርታ መጠየቅ እንደ ሰው ሰው ይለያያልታ። የተማር ሰው ነው ይቅርታ የሚጠይቀው። የተማረ ሰው ነው ይቅር በለኝ የሚለው። የተማረ ሰው ነው ለራሱ ብሎ ይቅርታ የሚጠይቀው። ያልተማረ ሰው ነው እልህ የሚይዘው። ያልተማረ ሰው ነው ይቅርታ የማይጠይቀው። አመሰግናለሁ።

ምን ያህል ጊዜ መጽሐፍ ታነባለህ ነው ሚለው? እኔ ቅድም እንዳወራሁት መጽሐፍ ላይ ብዙም አይደለሁኝም ብዙም ማንበብ ብዙም አልወድም። ለዛ መጽሐፍ ላይ ብዙ አለው። ግን አሁን አሁን ማንበብ ጀምሪያለው። አሁን ምን ያህል ጊዜ ቢባል? ብዙ ጊዜ አላነብም መጽሐፍ አሁን ለመናገር። ግን የኔ ሀሳብ የኔ በአዲስ አመት የማደርገው የማደርገው ነገር ሀሳቤ። ቢያንስ በአንድ ወር ውስጥ ሁለት መጽሐፍ መጨረስ። ቀላል በአንድ ወር ውስጥ ሁለት መጽሐፍ አይከብድም። እንደዛ ባደርግ በጣም ነው ደስ የሚለኝ። በጣም አሁን በአመት ሃያ አራት ማለት ነው። ከዛ በጣም የምጠቀመው መጽሐፍ ደግሞ እንደምናውቀው ከሆነ በጣም አስተማሪ በጣም ራስ ለዋጭ ነው። ስለራስ የሚተጋ መጽሐፎችን ስለራስ ስለ ማደግ እንደዚህ እንደዚህ የሚያወሩ መጽሐፎችን እነሱ እነሱን ፈልጌ ማንበብ እፈልጋለው። እነሱን ወይ ደግሞ የውጭ መጽሀፎችን የኛ ሀገሮችንም አሉ ቆንጆ ቆንጆ የሚባሉት። የውጮቹንም የውጮቹንም ቆንጅ ቆንጆችን ወይ ደግሞ ለጀማሪ የሚሆኑን ብዬ የማስበውን ባነብ በጣም ነው ደስ የሚለኝ። አሁን ለምሳሌ ከውጪውዎቹ ስንጀምር ዘ አልክሚስት የሚባል መጽሐፍ አለ። አሁን እሱ መጽሐፍ አንብቤው ደስ ብሎኝ ያነበብኩት መጽሐፍ ነው። ዘአልክምስት በጣም ደስ የሚል መጽሐፍ ነው እሱን ነው የተጻፈው በ የፖርቹጊስ የፖርቹጊዝ ምስጢር የፖርቹጊዝ ጸሐፊ ነው። በጣም ጎበዝ ጸሐፊ ነው። እንደዛ አሁን ይህ መጽሐፍ ስለምን እንደሚያወራ በትንሹ ልናገር። ነገር ይሄ መጽሐፍ የሚያወራው መጀመሪያ የሆነ በግ ጠበቂ አለ። ስለሱ እሱ ደግሞ የቤተክርስቲያን የፈረሰ ቤተክርስቲያን ውስጥ ገብቶ እንቅልፍ ሸለብ አደረገው። ከዛ ህልም አየ የሆነ ህልም አየ ብጽ ሄዶ የሆነ የተቀበረ ወርቅ እንዳለ አየ። ከዛ ህልሙን ለማሳካት ብሎ። ልጁ የሚኖረው ስፔን ነበር። ከ ከስፔን ተነስቶ ወደ ግብጽ ለመሄድ ወሰነ ማለት ነው። ስለዛ እዛው መጀመሪያ እዛው ስፔን ውስጥ አገኘ የሆነ ለማኝ የመሰለ ለማኝ በለማኝ ተመስሎ የመጣ ንጉስ። ከዛ አብላኝ አለው። ከዛ አበላው ምናምን ነገር ከዛ ንጉሱ ጥሩ ጥሩ ምክሮችን ጥሩ ጥሩ ምክሮችን በደንብ መከረው። ከዛ ከመከረው በኋላ ልጁ ወደ ግብጽ ለመሄድ ጉዞ መጀመር ላይ ነው። ከዛ የሆነ ሀገር ውስጥ ይሄንን መልስ እረስቼዋለው የሆነ ሀገር ውስጥ ብር ይዞ ነበር የሄደው ከስራው ማለት ነው። የሆነ ሀገር ውስጥ ያለው ብር እንዳለ በሌባ ተዘረፈ። ከዛ በቃ ድጋሚ አሁን ደግሞ የማያውቀው ሀገር ነው ያለው። ድጋሚ ሀ ብሎ ሚጀምረው ስለዛ የ የመስታወት የብርጭቆ መስታወት ሻጭ ሞሆን ጀመረ። ከዛ እሱም እዛ አንድ አመት ሰራ ሰውየውም በጣም ደስ አለው። በጣም ደስ ጥሩ ምክር መክሮት ጥሩ ብር ሰቶት ላከው ወደ ግብጽ ከዛ ወደ ግብጽ ሄደ ልጅ። ወደ ግብጽ ሄደና ወደ ግብጽ ሲሄድ በረሃውን ሲያልፍ ወደ ግብጽ ለመሄድ በረሃውን ሲያልፍ አጋጠሙት ሽፍቶች። ሽፍቶች አሉ ምናምን ሌቦች አሉ የገጠሙት ብዙ ነገሮች አሉ። እዛ በመጨረሻ ቆይ ከምናገረው። አራሳችሁ አራሳችሁ አምባችሁ ብታውቁት ደስ ይለኛል። ግን መጽሐፉ ያለው የሚያስተምረን ነገር ምንድነው? በቅርብ ያለ ነገር እያለ የሩቃችሁን አታስብ በቅርባችን አለ። የት አገኘው? ወርቁን እዛው ቸርች ውስጥ የ የተኛበት ጋር